ልብስ ትለብሳለህ ይላል ያ ጥያቄው የሚለበሰው ልብስ ነው። ሳንዳል ወይም ደግሞ እኛ ሲሊፐር ብለን ነው የምንጠራው እሱን ታደርጋለህ ነው የሚባለው አዎ ሳንዳል አደርጋለሁ ግን የማደርገው ለቤት ውስጥ ብቻ ነው እንጂ ለውጪ አላደርግም። ይሄ ሳንዳል ወይም ስሊፐር ውጪ ላይ ተደርጎ የሚወጣ አይደለም ወይ ትምህርት ቤት ተደርጎ የሚኬድ አይደለም። እና ቤት ውስጥ ለመንቀሳቀስ ብቻ የሚደረግ ነው። አሁን ላይ ሰንደል ብዙም አይደረግም። አለ አልፎ አልፎ ግን ሰንደል ከሰንደል በኋላ ኤርገንዶ የሚባለው ቤት ውስጥ የሚደረገው መጥቷል። እና ሳንደል በፊት ላይ የነበረ አሁንም የሚያደርጉ ሰዎች አሉ። የተወሰነ የእንትን የመደረግ ሁኔታው በጣም ቀንሷል። ከበፊት ከነበረው አንፃር ምክንያቱም ከእሱ በኋላ ኤርገንዶ የሚባለው ጫማ በጣም በጣም ህዝቡን አጥለቅልቋል። ብዙ ሰው የሚያደርገው እሱን ነው ቤት ውስጥ ያ አንደኛ ሰንደል በቀላሉ ነው የሚበጠሰው ለመጫወትም አይሆንም። ወዲያው ይቆሽሻል እና አይመችም ለመሮጥም ጥንካሬ ስለሌለው ያው ቤት ውስጥ ብቻ ነው የሚደረገው

ልብስ በእጅ ታጥባለህ? ይላል እዚህ እኛ ሀገር አፍሪካ ውስጥ በተለይ ኢትዮጵያ ውስጥ ብዙ ሰው ልብሱን የሚያጥበው በእጁ ነው። እኔም ልብሴን የማጥበው በእጄ ነው። ክረምት ክረምት ላይ አንዳንዴ ብዙም ፀሀይ ይ በማይወጣበት ዝናብ በሚኖርበት ጊዜ በማሽን እናጥባለን ግን በበቃ አብዛኛው ጊዜ ፀሀይ ስላለ አመቱን ሙሉ ፀሀይ ስላለ ብዙ ሰው ልብሱን የሚያጥበው በእጁ ነው እዛው አስጥቶት ወዲያው ይደርቅለታል እና ብዙ ሰው በእጁ ነው የሚያጥበው እስከዛሬ ልብስ ማጠቢያ ማሽን ያለው ጥቂት ሰው ነው ቢኖርም ግን እያላቸው ራሱ በእጃቸው የሚያጥቡ ብዙ ሰዎች አሉ እኔም በአብዛኛውን ጊዜ በእጄ ነው የማጣው

ብርድ ልብስ ትጠቀማለህ ይላል? እኔ የምጠቀመው በዋነኛነት ሁለት ብርድ ልብስ ነው። ያው ተራ በተራ ነው እምጠቀመው ከብርድ ልብሱ ስር አንሶላ አለ። በዋነኛነት ብርድ ልብሱ ሁለት እምጠቀምበት አንዱ ሲቆሽሽ አንዱን ሳጥበው እስከዛ እምጠቀመው ነው። እና ያለኝ ሁለት ብርድ ልብስ ነው። አንዱን ብርድ ልብስ ሲቆሽ ሲቆሽሽብኝ ሌላኛውን ቀይሬ እጠቀማለሁ ከዛ ይይሄን የቆሸሸውን አጥበዋለሁ። ከዛ እሱ ሲደርቅ ደግሞ እሱን ወስጄ ይሄኛውን እንደገና አጥበዋለሁ እና እየቀያየርኩ ነው እምጠቀመው ለዛ ነው። ሁለት ያለኝ

ጥሪ ታደርጋለህ ይላል በስራ ጊዜ ምን ያህል ስልክ ይደወልልሃል ወይም አንተ ምን ያህል ስልክ ጊዜ ስልክ ትደውላለህ ለማለት ነው ጥያቄው ያው በስራ ሰዓት ምን ያህል ጥሪ የሚለው አይታወቅም ብዙ ሰው እንደ ስራው ሁኔታ ይለያያል ብዙ ስልክ የሚደወልለት ሰው ሊኖር ይችላል ቢሮ ውስጥ ተቀምጦ የሚሰራ ሰው ከሆነ ግን ያው ብዙም ስልክ ላይ አስተናግድ ይችላል። እኔ ግን አብዛኛውን ጊዜ በቀን ውስጥ ከአራት ጊዜ በላይ አራት ጊዜ ማለት ለተለያዩ አራት ሰዎች በትንሹ ከነዛ ሰዎች ጋር የስልክ ጥሪ ልውውጥ አደርጋለሁ ወይ እደውላለሁ ወይ ይደውሉልኛል። እና በቀን ውስጥ ከአራት ጊዜ በላይ የስልክ ጥሪ ይኖረኛል። ወይ እኔ የምደውለው ሊሆን ይችላል ወይ እነሱ የሚደውሉልኝ። እና ብዙ ጊዜ ያው ከስልክ በስልክ ነው እኔ የምሰራው ስራ የሚሰራው። ከዛ ብዙ ጊዜ የስልክ ጥሪዎች አሉኝ። ግን ከዛ በላይ ነው የምደውለው በጣም ይበልጣል።

ትበላህ ይላል። የአብዛኛው ሰው ጠዋት ምግቡ ዳቦ በሻይ ነው። ከፍ ሲል እንጀራ ፍርፍር በዳቦ ወይም በእንጀራ በራሱ አድርጎ ሊመገብ ይችላል በሻይ። ሌሎቹ እንቁላል አለ፣ አቡካዶም የሚመገቡ አሉ፣ ግን አብዛኛው በእኛ ሀገር ውስጥ ዳቦ ነው የጠዋት ቁርስ ምግብ በሻይ። ያው ያለውም፣ ካለውም ኢኮኖሚ፣ ካለው ነባራዊ ሁኔታ አንፃር ሰዎች የሚፈልጉትን ለምሳሌ እንቁላል ገዝተው መመገብ ከባድ ነው። የኢኮኖሚ አቅማቸው ከፍ ያለ ካልሆነ በስተቀር እንቁላል ብዙም አይችሉትም ዋጋው አንድ እንቁላል ሃያ አምስት ብር ስለሆነ ውድ ነው። ዳቦ የአስራ አምስት ብር ዳቦ አንዴም አንድ ወይም ሁለት በሻይ ተመግቦ ነው ብዙ ሰው ወደ ስራው የሚሄደው። እኔ የምመገበው ጠዋት፣ ጠዋት ላይ ዳቦ በለውዝ ቅቤና በማር ነው። እሱም በውሃ ነው ሻይ ብዙም አልጠቀምም ፍርፍር ካልሆነ በስተቀር። እና እሱም በልቼ ነው የምወጣው ወደ ስራም ወይም ወደ ሌላ ጉዳይ ወዳለኝ ቦታ።

ምን ልብስ ትለብሳለህ ይላል? ስራ ስቴድ ምን ልብስ አድርገህ ትሄዳለህ ለማለት ነው። እኔ ወደ ስራ ስሄድ ማለት የብዙ ሰው። የስራ ሁኔታ የተለያየ አለባበስ ይፈልጋል ለምሳሌ አስተማሪ ሲሆን ጋውን ይጠቀማል ወይ ዶክተር ጋውን ሊያደርግ ይችላል። የጋራዥ ሰራተኛ የጋራዥ ልብሱን ሊያደርግ ይችላል። ግን እኔ የኔ ስራ የሆነ የተለየ አለባበስ አይፈልግም። እኔ አድርጌ የምሄደው የሆነ የተለየ ልብስ የለም። እና ወደ ስራ ስሄድ ራሴን ኖርማል ልብስ አድርጌ ነው የምሄደው ያገኘሁትን ማለት ነው። ምክንያቱም ስራው ተቀምጦ የሚሰራ ስራ ስለሆነ ልዩ የሆነ የአለባበስ ስርዓት። ወይም የሚፈልገው የአለባበስ እንትን የለውም። እንደ ባንክ ለምሳሌ አይነት አለባበስ አይደለም። እና ያገኘሁትን አድርጌ ነው የምሄደው ምንም ችግር የለውም። ስራው አለባበስ የሚጠይቅ አይደለም ብቻ ልብሱ ንጹህ ይሁን። ልብሱ ስርዓት ያለው ልብስ ይሁን እንጂ ማንኛውንም ልብስ አድርጎ መሄድ ይቻላል በኔ ስራ ላይ።

የምትወደው መክሰስ ምንድነው? ይላል መክሰስ በእኛ በኢትዮጵያን አስራ አንድ ሰዓት አካባቢ ላይ የሚበላ ያው የእራት ማዳረሻ ምግብ ነው። ብዙ ጊዜ ተማሪ እያለን ነበረ መክሰስ የምንበላው ከትምህርት ቤት መጥተን ያው ስለሚርበን አስራ አንድ ሰዓት አካባቢ ላይ ምግብ እንበላ ነበረ። አሁን ላይ ግን ያው ሰራተኛ ከሆንን በኋላ ብዙ ሰው መክሰስ አይመገብም። ያው ሁሌ ያለው የኑሮ ዉድነትም ከፍተኛ ስለሆነ ያው በቀን ቁርስ፣ ምሳ፣ መክሰስ፣ እራት ከሆነ አራት ጊዜ ነው የሚሆነው። ስለዚህ በቀን አራት ጊዜ መብላት ከባድ ነው። በእኛ ሀገር አካኋን ማለት ነው ብዙ ሰው አይመገብም ምሳ ራሱ የሚዘል አለ፤ ቁስ የሚዘል አለ፤ ራት የሚዘል አለ እና ጥቂት ሰው ነው መክሰስ የሚበላው እኔም ተማሪ እያለው ነበር እንጂ አሁን ላይ መክሰስ ተመግቤ አላውቅም ወይም መክሰስ ከበላሁ ራት ሳልበላ አድራለሁ። መክሰስ አልበላም። ግን በፊት ተማሪ እያለሁ የምበለው ብዙ ጊዜ ፍርፍር ነው እንጀራ ፍርፍር መክሰስ ላይ በጣም የምወደው ምግብ ነው።

ቁጥጥር ታደርጋለህ ይላል አዎ የእቃ ቁጥጥር በሚገባ አደርጋለሁ የምሰራው ስራ ዋናኛነት እቃ መቆጣጠርንም ስለሚጨምር እሱን የእቃ ቁጥጥር በጣም ነው የምሰራው። ያው አንድ እቃ ከጎደለ ለእኔ በላይ ሀላፊዎች ማሳወቅ አለብኝ ያለዛ በእኔ ላይ ነው እዳው የሚመጣው። እና የእቃ መጥፋት ግዴታ መታወቅ አለበት። ወይም እቃ ከተሰበረ ብቻ የሆነ ነገር ከተፈጠረ መታወቅ ስላለበት እዛ ላይ በጣም ከፍተኛ ቁጥጥር አደርጋለሁ። እንደ አጋጣሚ ሆኖ ስራዬም የገንዘብ እና እቃ መቆጣጠር ነው። እና የእቃ ቁጥጥር በሚገባ አደርጋለሁ

ፀሀይ ትመርጣለህ ይላል አብዛኛው ሰው ጥላ ነው ሚመርጠው ምክንያቱም እኛ ሀገር ያለችው ፀሀይ በጣም ከፍተኛ የማቃጠል አቅም ነው ያላት በተለይ ከዚህ ከአምስት ሰዓት ጀምሮ እስከ ዘጠኝ ሰዓት ያለው ፀሀይ በጣም ከፍተኛ ስለሆነ ሰው ከቤቱ መውጣት አይፈልግም። ወይ ቢወጣም ጥላ ዣንጥላ ይዞ ነው የሚወጣው። እና እኔ ብቻ ሳልሆን አብዛኛው ሰው ጥላ ነው የሚመርጠው ከባድ ስለሆነ ፀሀዩ።

ብዙ ስራዎችን ታስተናግዳለህ ይላል? በአንድ ጊዜ ብዙ ስራዎችን ማስተናገድ አስፈላጊ ነው እንዴ? እኔ በአንድ ጊዜ ስራዎችን የማስተናግድ አይነት ሰው አይደለሁም። ማለት የሆነ የተሰጠኝ ስራ ካለ እሱን ከጨረስኩኝ በኋላ ነው ወደ ሌላኛው ስራ የምሄደው። በአንዴ ስራዎችን ብዙ ስራዎችን ማስተናገድ የስራውን ጥራት ከመቀነስም በላይ በእኛ ላይ መጨናነቅና አላስፈላጊ የሆነ እንግልትን ይፈጥርብናል። ምክንያቱም የሆነ ስራ በሆነ ጊዜ የጊዜ ገደብ በሆነ ሰዓት ውስጥ መሰራት አለበት። እና ሙሉ አቅማችን ሙሉ ትኩረታችን እዛኛው ስራ ላይ ከሆነ ያ ስራ በጥራት ይሰራል። በአንድ ጊዜ ብዙ ስራዎችን ሰብስቦ ቶሎ ሰርቶ ለመገላገል ከሆነ ምንም ጥቅም የለውም ስራው በጥራት አይሰራም። መጨረሻ ላይ የራሳችንን ዋጋ ማሳነስ ነው። እና የስራውንም መበደል ነው። በአንድ ጊዜ እኔ ብዙ ስራዎችን የማስተናግድ አይነት ሰው አይደለሁም። እያንዳንዱን ስራ በጥራት መስራት ስለምፈልግ ጊዜ ወስጄ አንዱ ስራ ላይ ከዛ ሲያልቅ ሌላኛው ስራ ላይ ከዛ ሲያልቅ ሌላኛው ስራ ላይ በቅደም ተከተል ነው የማደርገው። በኃላ ያው የስራው ሁኔታ ጫና ስላለው በአንድ ጊዜ ብዙ ስራ የምያሰራኝ አይነት አደለም። እና በተራ በተራ ነው የሚሰራው እኔ።

ትተዋለህ ይላል መስኮቱን ክፍት የሚተው ሰውው አለ መስኮቱን ክፍት መተው በጣም ከባድ የሆነ ነገር ነው። በተለይ በምንተኛበት ሰዓት መስኮት ክፍት አድርጎ መተው። አንደኛ የሆኑ ነብሳቶች ሊገቡ ይችላሉ የውባ ትንኝ ሊገባ ይችላል። የሆነ ሽታ ሊመጣ ይችላል። እ እ አውሬም ራሱ ሊገባ ይችላል። እና መስኮት እኔ ክፍት የምተው አይነት ሰው አይደለሁም። እ እንኳን በማታ ተኝቼ ይቅርና በቀን ራሱ መስኮት ክፍት አላደርግም። ምናልባት አንዳንዴ ቤት ሲጠረግ ወይም ደግሞ ከሰል ሲቀጣጠል ውስጥ ያለው ሽታ እንዲወጣ መስኮት እከፍታለሁ። እም ከውስጥ ከውስጥ ደግሞ የሆነ ሽታ ከተፈጠረ አየር እንዲገባ እከፍታለሁ። ግን ብዙ ጊዜ መስታወት እም መስኮት ክፍት የምተው ሰው አድለሁም። ወደ ስራም ሲሄድ ከቤትም ስወጣ መስኮት ዝግ አድርጌ ነው የምሄደው ክፍት አድርጌ አልሄድም። እና እኔ መስኮት ክፍት መተው በጣም ነው ምፈራው አልወድም ለዛ ክፍት አድርጌ መስኮቴን አልተውም።

አንተ ትወዳለህ ይላል ጨረቃ ብርሃን የማይወድ ሰው። ብዬ አላስብም እኔ እጅግ ነው ጨረቃ ብርሃን የምወደው ምክንያቱም። ጨረቃ ሁል ጊዜ የምትወጣ አደለም በአመት የተወሰነ ጊዜ ነው ጨረቃ የምናያት ለዛውም ሙሉ ከሆነች ደግሞ በጣም ደስታ ይሰጣል ለአይንም ይማርካል። ብዙ ጊዜ ጨረቃ ሙሉ አትሆንም የተለያየ አመት ውስጥ የተለያየ ቅርጽ ነው የምታሳየን እና ሙሉ ለሙሉ ጨረቃ ብርሃን አትሰጠንም። ሙሉ ሆና ግን ሙሉ ጨረቃ በምትወጣበት ሰዓት እኔ በጣም በከፍተኛ ሁኔታ ነው ደስ የሚለኝ። እና ብዙ ሰአቴንም ውጪ እሷን በማየት አሳልፋለሁ በቴሌስኮፕ ራሱ ብዙ ጊዜ ጨረቃን ተመልክቻለሁ። እና ለጨረቃ ብርሃን በጣም ደስታን ስለሚሰጠኝ ቁጭ ብዬ ብዙ ሰዓት አሳልፋለሁ በማየት።

መመልከት እኔ እጅግ በጣም የሚያስደስተኝ ነገር ነው። ልክ ዝናብ ዘምቦ ዳመናው ጥርት ሲል ወይም ደግሞ አንዳንድ ምሽት ላይ ዳመና በማይኖርበት ሰዓት ኮከቦች ድምቅ ብለው ይታያሉ። እና ኮከቦችን በምሽት ወጥቼ መመልከት በጣም የሚያስደስተኝ ነገር ነው ምክንያቱም ኮከቦች ሁሌ ምሽት ምሽት አይታዩም። የሚወጡበት ወቅት አላቸው ሰማዩ ጥርት ሲል። እና በዛን ሰዓት ወጥቼ ስለከዋክብቱ በጣም በጣም ነው በደስታ የማያቸው። እሱ ብቻ ሳይሆን ኢንተርኔት ላይ ራሱ ስለ ኮከቦች ጥያቄ እጠይቃለሁ ያላቸውን። ከምድር ያላቸውን ርቀት። እርስ በእርስ ምን ያህል እንደሚራራቁ። እና የኮከቦችን ብዛት። ኮከቦች ምን ያህል ብርሃን እንደሚያመነጩ ያለውን ነገር በአጠቃላይ በጣም ነው በቃ። በኮከቦች ላይ ከፍተኛ ፍላጎት ነው ያለኝ። የተፈጥሮን ማድነቅ ስለምወድ ምሽት ላይ ኮከቦችን መመልከት እወዳለሁ

ሳት እኔ አዎ እወዳለሁ የፎቶ ኮርሶችን የቪዲዮ ኤዲቲንግ፣ ፎቶ ኤዲቲንግ፣ ፎቶግራፊ፣ ቪዲዮግራፊ ኮርሶችን ወስጃለሁ። እና ብዙ ጊዜም በፎቶ ስራ ሰርቼ አውቃለሁ። ቤተክርስቲያን ውስጥ ልደት ቦታ ሰርግ ቦታ ላይ የተለያዩ የፎቶ ፕሮግራሞችን አድርጌ አውቃለሁ። እና ፎቶ ማንሳት በጣም የሚያስደስተኝ ነገር ነው። ቪዲዮ መቅረጽ በጣም እወዳለሁ። የተቀረጹትን ፎቶዎችን፣ ቪዲዮዎችን ኢዲት ማድረግ በጣም ያስደስተኛል። እና ኮርሱን ሀዋሳ በመመላለስ ለሁለት ወር ስለወሰድኩኝ ፎቶ ማንሳት በጣም የምወደው ነገር ነው። ኮርስ ራሱ ሳልወስድ እሞካክር ነበር። በጣም ፍላጎት አለኝ ካሜራማን የመሆን በፊት ላይ። እና በዛ ምክንያት ነው ኮርሱን ወስጄ ወደ ስልጠና ወስጄ ካሜራ የቤት ነበረ በሱ የተወሰነ ጊዜ ሰርቻለሁ። እና ገቢም አግኝቼበታለሁ። በጣም የምወደው ነገር ፎቶ ማንሳት እና ቪዲዮ መቅረጽ ነው።

የምትወደው አትክልት ምንድነው? ይላል እኔ የምወደው አትክልት ጥቅል ጎመን የሚባለውን ወይም ካቬጂ የሚባለው አትክልት በጣም ነው የምወደው። በቲማቲም ተደርጎ ሲጠበስ ከምግብ ከሌላ ምግብ ጋር አብሮ ሲቀርብ በጣም ይጣፍጣል። እና ለእሱ ብቻ ሳይሆን ለተለያየ የአልጫ የሚባለውን እኛ በእኛ በኢትዮጵያን ባህል አልጫ ሲሰራ በጣም ዋና ከሚባሉ ግብአቶች አንዱ ጥቅል ጎመን ነው። እና ለአልጫም በጣም ደስ ይላል በባዶ ሲጠበስ በጣም ይጣፍጣል። እንደገና ጠሪውን ራሱ ተከትፎ ከቲማቲም ከመበላት ይችላል። እና ጥቅል ጎመን በጣም የምወደው አትክልት ነው።